ስለ ቅርብ ጓደኛህ ንገረኝ ለሚለው ጥያቄ ያው የኔ ቅርብ ጓደኛ እንግዲህ አሪፍ ጓደኛ ነው እና በቃ ብዙ ነገር አብረን ነው የምናሳልፈው። እኔ አሁን የሆነ ነገር ብቸግረኝና ከጎኔ በቃ ብዙ ነገር ነው የማደርግልኝ እና በጣም ነው እየተጋገዝን ነው የምንኖረው። ያው ጓደኛዬ አሪፍ ልጅ ነው ብቃቱ ተመሳሳይ ነው እንደ ሰው ልጅ እና በጣም አሪፍ ምለው ጓደኛ ነው ማለት ነው። እና በጣም ልጁ በጣም የዋህና ታማኝ የሆነ ጓደኛ ነው። ለሆነ ነገር ራሱን አሳልፎ የሚሰጥ ሰው ነው ማለት ይቻላል እና በጣም አሪፍ የሚለው ልጅ ነው ማለት ነው። እና እኔም ያለኝ ግንኙነት ጥሩ የሆነ ግንኙነት ነው። እና በጣም አሪፍ ለምሳሌ በምንማርበት ሰዓት አብረን በመተጋገዝ እና የሆነ የማላውቀው ጥያቄ በመረዳዳት እና በመተጋገዝ። አብረን ብዙ ጊዜ እናሳልፋለን ማለት ነው። እና በጣም ደስ የሚል ጉአደኛ ነው ያለኝ እና ደግሞ ሳቅተኛ ነው እና ቀልደኛ ነው ማለት ይቻላል

“መዋቢያ ትጠቀማለህ?” ለሚለው ጥያቄ፣ ያው መዋቢያ ስለሚል እንግዲህ ምን ማለት ነው? ራስህን ማስዋብ፣ ራስህን ማስጌጥ እንደማለት ነው። እና ያው፣ ወንድልጅ እንግዲህ የሚጠቀመው ይሄንን ፀጉር ላይ ነው። ፀጉር እንግዲህ በአግባቡ በፀጉር ቤት ደግሞ መስተካከል እና በአሪፍ መልኩ ቅባቶችን የመቀበል፤ ፀጉሮችን እና በቃ ያን ነው የሚያደርገው እንጂ፤ ሽቶሪያ ነው በጣም መዋቢያ ነገር ብዙ ነገር የሚጠቀሙት ያው ሴሪ ኮስሞቲክስ የተለያየ ነገር ኤ ፊቷን ምናምን መቀባት ምናምን ነው። እና ወንድ ልጅ ግን ያው ፀጉሩን በአሪፍ መልኩ ማስተካከል ነው፤ ብዙም መዋቢያ ነገሮችን አይጠቀሙም ኤ እና የተለያዩ ቅባቶችን፣ የፀጉሮች ምቹ የሆኑ ቅባቶችን መቀባትና ፀጉሩን በማሳደግ እና በፀጉር ቤት ሂዶ መስተካከል፣ በአሪፍና ራስን በመጠበቅ፣ የተለያዩ ልብሶችን በመለበስ አሪፍ አሪፍ የሚባለውን እና በዚህ አጋጣሚ ያው በኤ መዋብ እና አደንማ ነው ይሄንን አጋጣሚ እና በጣም አለባበስ ላይ አሪፍ የሆነ ልብሶችን በመልበስ እ እናቴ በቃ ፀጉሮችን ምናምን በአሪፍ አስተካክል ምናምን አስተካክል ማለት ነው እና በአሪፍ መልኩ

ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ? ያው ጥላ ነው የሰው ልጅ የሚመርጠው እንጂ ፀሀይ አይመርጥም ፀሀይ እንግዲህ አዳን እንዴ ሰዓት ነው የሚመርጥ ፀሀይ አሁን የትመርጥበት ምን ወቅት ላይ ነው ብትለኝ? ክረምት ወቅት ላይ ነው ፀሀይን የሚመርጠው ለምሳሌ ያው በጣም ቅዝቃዜ ይኖራል ዝነገጠም ፀሀይ በትወጣበት ሰዓት ፀሀይ ለመሞቅ እንትን ይላል ማለት ነው። እንጂ በተለይ ሰው ልጅ የሚመርጠው ጥላ ነው ጥላ እንግዲህ በበጋ ወቅት ጥላ በሚኖር በሰአት ደስ ይለዋል። አንደኛ ሙቀትና ፀሀይ በአንድ ሲሆን በጣም ይከብዳል ለሰው ልጅና ያው ጥላን ነው የሚመርጠው ስራዎችን ለማከናወን ሳይደክመህ ሳያለብህና ሳይሞቅህ። ስራዎችን በቀላሉ መስራት ትችላለህ በጥላ ሰዓት ማለት ነው። በሙቀትና በፀሀይ ባለበት ሰዓት ግን ስራዎቹን በአግባቡ መስራት እና ማከናወን አትችልም እና ራስንም ድካም ድካም ይላል ያልብሀል። በዛ አጋጣሚ ደክመህ ትተዋለህ ያን ስራ ለመስራት ማለት ነው። እና በእዛ አጋጣሚ በጣም በክፍተኛው ነች። ወዴት ጥላላ ነው የማዘነብለው ጥላን ነው የምወደው። እና ያው ክረምት ላይ ነው ብቻ ያው ፀሀይ በጠዋት ጠዋት ላይ የምሞቀው ማለት ነው። በጠዋት ይህ ከዛ ወዲህ ጥላ ቢሆን ትመክራለህ? አንተ ላይ ማለት ነው።

የትኛውን በዓል ትወዳለህ? ለሚለው ጥያቄ ያው በዓላቶች ብዙ በዓላቶች አሉ በክርስትና እምነት ተከታይ ላይ ያው እኔም የክርስትና እምነት ተከታይ ነኝ። እና ያው በዓላቶች ይሄን ትወዳለህ ይሄን አማራጭ ማየት እንኳን ይከብደኛል ሁሉንም በአላቅም በኩል አይን ነው ማያቸው። አንዱ ከአንዱ ይበልጣል ብየ አላስብም። ሁሉንም በዓላቶች እወዳለሁኝ ማለት ነው። እና አሁን ለምሳሌ አዲስ ዘመን ለውጭ በዓል እንቁጣጣሽ የምንለው አለ አሁን እሱ በጣም ደስ የሚል በዓላት ነው። እና መስቀል በዓል አለ እሆ ደመራ ምናምን ይበራል። በከችቦ ይደረጋል ማለት ነው። እና ይሆንን በዓል በጣም ደስ የሚባል ነው። ከዚህ በመቀጠል ደግሞ ግን ተእሳስ መጨረሻ አካባቢ የሚከብር አለ። እሱም ያው የእየሱስ ክርስቶስ የልደት ነው። እሱ ይከበራል ማለት ነው። እና አሪፍ በዓላት ነው እና እሱንም እንግዲህ እወዳለሁ ማለት ነው። እና ከዚህ በመቀጠል ደግሞ እየሱስ ክርስቶስ የተጠመቅበት ጥምቀት በዓል ይባላል እሱም በአስራ አንድ ጥር ላይ ይከበራል ማለት ነው። እና እሱም አሪፍ በዓል ነው። ከዚህ በመቀጠል እንግዲህ የትንሳኤ ባእል አለ። እሱ ደግሞ እንግዲህ ያው እየሱስ ክርስቶስ የተሰቀለበትን ቀን እና ከሞት ወደ መነሳት ይህ የሆነበት ትንሣኤ በዓል ነው። እና እሱንም በጣም እወዳለሁ ማለት ነው። በኔ በኩል አይን ነው ማየው ማለት ሁሉንም ሚያስደስቱኝ አሁን እወዳቸዋለለሁኝ በዓላቶችን ማለት ነው። እና አንዱ ከአንድ ይበልጣል ብዬ አላስብም።